ማዕድን ትጠቀማለህ? አ ማዕድን ተጠቃሚ አይደለሁም እውነት ለመናገር ማዕድን እንግዲህ እኔ በሰፊው አልጠቀምም። በአገራችን በሰፊው ያለ ቢሆንም ማዕድን እንግዲህ ብዙ አይነት ማዕድን አለ የወርቅ አለ የብር አለ። ግን እኔ ማዕድን ተጠቃሚ አይደለሁም። እስካሁን ምክንያቱም እንግዲህ በሀገራችን ይሄን ያህል ማዕድን በስፋት ቢኖርም ይሄን ያህል ሰው እንትን ብሎ እስካሁን በባህላዊ መንገድ ስለሆነ በስፋት ማዕድን እያወጣ ያለው እኔ ደግሞ በዛ ውስጥ አልገባውም

የምትወደው ጣፋጭ ምግብ ምንድነው? የምወደው ጣፋጭ ምግብ እንግዲህ በጣም እንደ ፒዛ በርገር እንዲሁም ሽሮ በእንጀራ ዶሮ ወጥ በጣም የምወዳቸው ጣፋጭ ምግቦች ናቸው። እነዚህ እንግዲህ ደግሞ ጣፋጭ እንግዲህ ብዙ በሀገራችን ያው ኬክ በስፋት አለ። አሁን ግን ያው ግን ብዙ ተጠቃሚ አይደለንም ምክንያቱም በዛም የተነሳ የሀገራችን ህዝብ በጣም እንግዲህ ለኮሌስትሮል ወይም ለዚህ ለውፍረት አይነት አይሰጥም። ጣፋጭ ምግብ ብዙ ተጠቃሚ አይደለም

የስራ ጊዜዎ እንዴት ነው? እንግዲህ የስራ ጊዜ እንግዲህ ሙሉ ቀን ማለት ይቻላል እንግዲህ የስራ ጊዜ የምሰራው በየትኛውም ሙሉ ቀን ነው። ወይም የስራ ሰዓት በሚባለው እንግዲህ እሰራለሁ አንዳንዴ ያው ኦቨር ታይም ልሄድ እችላለሁ ተጨማሪ ሰዓት ስራው አስቸጋሪ በጣም ሲከብድ ከዛ በላይ እሄዳለሁ ማለት ነው። እና ስለዚህ የስራ ጊዜ በጣም ትንሽ ከበድ ያለ ሊሆን ይችላል። ሁሉም ሰዓት ጠዋት ሄዶ እስከማታ ሊሆን ይችላል። እንደ ስራው እንደ ሁኔታው ቀን እንደ ቀኑሽ ይወሰናል ማለት ነው

የአትክልት ስራ ታደርጋለሁ። የአትክልት ስራ እንግዲህ በሰፊው አደርጋለሁ። አትክልት እንግዲህ የጓሮ አትክልት በጣም ነው። ምንተክለው እንደ ቆስታ፣ ጎመን፣ ቀይስር፣ ድንች እነዚህ አትክልቶችን በደንብም አደርጋለሁ። እንደገና እነዚህ ቋም የሚባለው አቡካዶ፣ ፓፓያ፣ ማንጎ፣ እንግዲህ የረጅም አመት ሊያገለግሉ የሚችሉ የጓሮ አትክልቶች፣ እንግዲህ አትክልቶች በጣም እየተከልኩ እገኛለሁ ማለት ነው።

አዲስ አመትን እንዴት ታከብራለህ እንግዲህ አዲስ አመትን እንግዲህ በብዙ አይነት መልክ ነው የማከብረው። አዲስ አመትን እንግዲህ ሳከብር ሳከብር። ያው ብዙ ልብስ አዳዲስ ልብስ እንለብሳለን በሀገራችን እንግዲህ አዲስ አመት ሲሆን አዲስ ነገር ሁኑ ስለሚባል አዳዲስ ልብሶችን እንለብሳለን የተለያዩ ምግቦች ይበላሉ መጠጦች ይጠጣሉ። እና ብዙ በጣም ከጓደኞቻችሁ ጋር ሆኖ መጫወት መዝናናት ነገር አለ በስፋት እነሱ እነሱን በጣም በሰፊው እናደርጋለሁ።

ቅመማ ቅመም የበዛበት ምግብ ትወዳለህ? ቅመማ ቅመም በጣም የበዛበት ምግብ እውነት ለመናገር አልወድም። ግን በሀገራችን ብዙ ቅመማ ቅመም አለ። እንግዲህ እንደ አብሽ ኮሾ ቅመም ነጭ ቅመም ጥቁር አዝሙድ ነጭ አዝሙድ ዝንጅብል ነጭ ሽንኩርት ያለበት ስ በቅመማ ቅመም አይነት ተደርጎ በስፋት ይዘጋጃል። የተለያየ ምግብ ላይ እንግዲህ እኔ ያው ይሄ ሁሉ በጣም እንግዲህ ለተለያየ ለበርበሬም ለሽሮም ማስፈጫ ይውላል ግን እንደ አስፈላጊ ነቱ አጠቀማለሁ እወዳለሁ። እበላለሁ

ስንት ትራስ ትጠቀማለህ? እንግዲህ የምጠቀመው ትራስ አንድ ትራስ ነው። እንግዲህ እሱም ያው እሱን ትራስ የምጠቀመው ብዙ ስተኛ ለእንቅልፍ ብቻ ነው። ያለኝም አንድ ትራስ ነው። እንግዲህ ብዙዎች በእግር በኩል በራስዬ እንዲሁ በወገብ ምናምን እኔ ግን ያለኝ አንድ ትራስ ብቻ ነው ልጠቀም የምችለው። ምክንያቱም ያለኝ ለኔ አንድ ትራስ ብቻ ስለሆነ እሱን ነው የምትጠቀመው አንድ ትራሴን ነው። ብዙ ጊዜ ተጠቃሚ ነኝ በአንድ ትራስ

ሳንደል ትለብሳለህ ሳንደል አሁን ባለው ሁኔታ አልለብስም የለም። እንግዲህ አሁን ባለው ሁኔታ ስኒከር ጫማዎች የተለያዩ ጫማዎች ነው እየተለበስኩ ቆዳ ጫማዎች። ሳንደል እንግዲህ ከተለያየ እንትን ቢሰራም በላስቲክ ዘር ቢሰራም እሷ አሁን ሳነሱ ጫማ ወይም እሷ ጫማ አይነት አሁን በአሁኑ ሁኔታ ቀርቷል ግን ጠንካራ ነው የሳንደል በጣም ወሳኝ ነገር ነበር። አሁን ግን ቀርቷል ስለዚህ አሁን እሱን አልለብስም እሱ የለም ማለት እችላለሁ

ትንኞች በአካባቢው ይውላሉ አዎ ትንኞች በሰፊው አሉ ትንኞች ብዙ አይነት ትንኞች አሉ በሰፊው የተለያዩ ናቸው። እንደ ቢምቢ እንደውም ትንኝ እነዚህ በጣም ብዙ ሰፊና ወባም ከምትባለዋ ትንኝ በጣም እንግዲህ አለች። ምክንያቱም እሱም በአጎበር ነው የምንከላከል እንጂ ለጤናም እክል የሆኑ ናቸው። እንግዲህ እንዚህ ትንኞች እና በሰፊው ሀገራችን ውስጥ አሉ። እነዚህ ትንኞች ትንኝ በጣም ነው ያለው እና ለበሽታም እየጋጠመን ይገኛሉ። ማለት ነው።

እቃ ቁጥጥር ታደርጋለህ አዎ እቃ ቁጥጥር አደርጋለሁ ምክንያቱም እቃዬን ካልተቆጣጠርኩ ለብልሽት ለአደጋም ስለሚገጥማቸው የእቃ ቁጥጥር ግዴታ ነው። እቃ አንድ ሰው ካልተቆጣጠረ እቃውን የማይቆጣጠር ከሆነ ነው። እቃውን ካልተቆጣጠርኩ ሊበላሹ ሊሰበሩ የሚችሉ እቃዎች ወይም እነዚህ ኤሌክትሪክ ነገር ነኮች ደግሞ በጣም የመበላሸት እድላቸው በጣም ከፍተኛ ስለሆኑ የግድ ቁጥጥር ስለሚያስፈልጋቸው ቁጥጥር አደርጋለሁ። ከዛ አንዴ ከተበላሹ ከባድ ወጪ ስለሚያስወጡ ቁጥጥር አደርጋለሁኝ

አመራር ሚና አለህ እስካሁን የአመራር ሚና የለኝም። አመራር ሚና እስካሁን ምንም አይነት እዛ ውስጥ ሚናሰር ቻላቅ ምክንያቱም አመራር ላይ እንግዲህ በተለያየ በፖለቲሻን ሳይሆን በግል በቤተሰብ ግን የአመራር እንትን አለኝ። ቤተሰብ ላይ ብዙ እንትን አይነት አመራር የተለያየ እንትን ስራ አለው ለቤተሰብ ከሆነ ማለት ነው። እና በቤተሰብ ብዙ አላፍትና ስላለ እሱን አመራር እመራለሁ።

ሳህኖችን መታጠብ ትወዳለህ? ሳህኖችን ማጠብ እወዳለሁ የተመገብኩበትን ሳህን እነዚህን በደንብ ማጠብ እወዳለሁ። ምክንያቱም እነሱን ካላጠብኩ ብዙም እንትን ስለማይለኝ ስለዚህ ደግሞ ለመመገብ የዳ ማጠብ ስለሚያስፈልግ የግድ ሳኖችን ማጠብ ያስፈልጋል። አጥባለሁኝ እንዲሁም የተለያዩ እነዚህ የወጥ ማቅረቢያዎችን ሳህኖች የተለያዩ በቃ በሰሃን ዘርፍ ያለውን የግድ አጥቤ ነው። ሙሉ የማስቀምጣቸው።

ኢንተርኔት አለህ አዎ ኢንተርኔት እንግዲህ አሁንም የምጠቀመው ኢንተርኔት ነው። ኢንተርኔቴ ግን በዳታ ነው እንግዲህ ሞባይል ዳታ ነው ቀጥታ የምትጠቀመው ዋይፋይ ምናምን አይደለም። የህዝብ ኢንተርኔት አይደለም የግል ኢንተርኔት ነው። እና ስለዚህ በሱ ኢንተርኔት አለ በሱ እየተጠቀምኩ። እንግዲህ የተለያዩ አክሰስ አገኛለሁ የምፈልገውን እንደዚህ ኦንላይን ኤአይ ምሆነ ተለያየ የተለያየ ፕላትፎርም የምትጠቀመው እንግዲህ የራሴን የግል ዳታዬን ነው ማለት ነው። እና አለኝ ኢንተርኔት እየተጠቀምኩነው ያለው

ከጎረቤቶችህ ጋር ጥሩ ግንኙነት አለህ? አዎ ከጎረቤቶቼ ጋር እንግዲህ ጥሩ ግንኙነት እንዲኖረኝ እሞክራለሁ እንግዲህ ብዙውን ግብቡነት እንዲኖረኝ እሞክራለሁ ጥሩ ግንኙነቴን ለማጠናከር ነው ብዙ ጊዜ የምሞክረው ምክንያቱም ጥሩ ግንኙነት ካለ ለጥሩ አስተሳሰብ ለጥሩ ነገር እንግዲህ በጣም አስፈላጊ ስለሆነ እና ጥሩ ግንኙነት በጣም ጥሩ ነው ለተለያየም ለደስታም ለሀዘንም ጥሩ ግንኙነት ካለ በጣም አሪፍ ነው የጎረቤት ጋር ጥሩ ግንኙነት መኖሩ ማለት ነው

ፎቶዎችን የት ታስቀምጣለህ? እንግዲህ ፎቶዎችን በተለያየ ነገር አስቀምጣለሁ በስርዓት ኮምፒውተር እና ስልክ ላይ ነው አሁን ባለው በቴክኖሎጂ የሚቀመጡት። ስልኬ ላይ በስፋት አሉ እንዲሁም ኮምፒውተር ላይ በስፋት አሉ። ግን በግድግዳ በፍሬም አንዳንድ ቦታ የተቀመጠ አንድ በአልበም በአልበም በእንትን ይቀመጣሉ። እነሱ እንግዲህ የተወሰኑ ፎቶዎች ናቸው ግን በስፋት በኮምፒውተር እና በስልኬ ውስጥ ነው። እንግዲህ በራሴ በላፕቶፔ አለ። እንዲሁም በስልኬ በስፋት እነሱ ላይ ነው አሁን እያስቀመጥኩ ያለው በጎግል ማለት ነው።

ዋና አላፍተነቶችህ ምንድን ናቸው? ዋና አላፍተነቶችህ እንግዲህ ቤተሰብ ማስተዳደር እና ስራ መስራት ነው። አሁን ባለው ሁኔታ ቤተሰብ በደንብ ማስተዳደር አለብኝ። ቤተሰብን በደንብ ማስተዳደርና ማኖር እንዲሁም የልብስ የምግብ የተለያዩ ነገሮች ወጫለሁኝ። አሁን እንግዲህ ስራ የመስራትና የቤተሰብ ሀላፍትና ካለብኝ ደግሞ በጣም ከባድ ነው። የቤተሰብ ሀላፍትና ልጆችም አሉኝ። ስለዚህ ምስቴን ምስት ልጆቼን የራሴን ማስተዳደር ትልቅ ሀላፌነት ነው

እጅ መጨባበጥ ትወዳለህ? አዎ እጅ መጨባበጥ በጣም ጥሩ ነገር ነው። እጅ መጨባበጭ እንግዲህ ሰላምታ ብዙም በእጅ መጨባበጥ ነው። እንግዲህ ሰው ሳገኝ የማደርገው እናስል እወዳለሁ። እጅ መጫበበጥ ለሰላምታ በጣም ጥሩ ነው። ምክንያቱም ለመግባባት ብዙ ከሰው ጋር ግንኙነት ለማድረግ እንዲሁ ለመተዋወቅ በጣም እጅ በመጠው ወሳይ ስለሆነ እጅ መጨባበጥ ሁሌም አደርጋለው። ስለዚህ እሱን ሁሌ እተገብራለው ሰው ሳገኝ አዳዲስ ሰው ወይም ጓደኞቼ ሳገኝ እንጂ እጨባበጣለው

ቤት ግን እንዴት? ታስውባለህ ቤቴን እንግዲህ በተለያየ መልክ ላስውብ እችላለሁ። እንግዲህ ቀለም በመቀባት ሊሆን ይችላል በተለያየ ያፖል አይነት በመጠቀም አስውባለሁ። እንዲሁም ዲም ላይት በመጠቀም የተለያዩ አይነት ላይቶች አሉ እውነተኛ መብራቶች። ስለዚህ እነሱ ላይት በመጠቀም ብዙ አይነት ዲኮሬሽን እንግዲህ የላ ደግሞ ለጌጣጌጦች እንደ ወረቀት ጌጣጌጥ እንዲሁም የተለያዩ ፍሬም አይነቶችን በመስቀል።

የስራ እድገት እየፈለክ ነው? አዎ የስራ እድገት በጣም እየፈለኩ ነው። ምክንያቱም የስራ እድገት ገቢን የተለያየ ነገር ስለሚጨምር። የስራ እድገት በጣም መሰረታዊ ነገር ስለሆነ የስራ እድገት ሁሌም እፈልጋለሁ ሁሌም እፈልጋለሁ ሁሌም እድገቴን በጣም ለማሳለጥ እሞክራለሁ። ከአንድ እድገት ከአንድ ስራ እድገት ወደ አንድ የስራ እድገት ለማድረግ ሁሌ ነው የምኳትነው ሁሌ ነው የምለፋው። ምክንያቱም ስራ እድገት ካለኝ ገንዘብ በተጨማሪ ላገኝ እችላለሁ ማለት ነው

በእጅክ መሸመን ታውቃለህ? ያ እንግዲህ በሀገራችን ላይ በስፋት የሚሸመን ቢሆንም እኔ ግን በእጄ መሸመን አልችልም አላቅም። ምክንያቱም እንግዲህ ብዙ ልምድ ችሎታ ክህሎት ስለሚያስፈልግ። በእጄ መሸመን አልችልም። እና በእጄ መሸመን ብዙም እውቀቱ የለኝም። ለወደፊት ግን የመሸመን ፍላጎት አለኝ እሸምናለሁ ብዬ አስባለሁ። ስለዚህ አሁን ባለው ሁኔታ ግን በእጄ መሸመን አልችልም

ቅጽል ስም አለህ ቅጽል ስም እንግዲህ አሁን ባለው ሁኔታ ቅጽል ስም የለኝም ቅጽል ስም እንግዲህ በአጋጣሚዎች ይወጣል በአጋጣሚ ቅጽል ስም ይሰጣል ከቤተሰብ ከጓደኛ እንዲሁም ከተለያየ በስራ ቦታ ሊሆን ይችላል ቅጽል ስም ይወጣል እኔ ግን ቅጽል ስም የለኝም ሳይሆን ቅጽል ስም አልወጣልኝም ቅጽል ስም እንግዲህ በጣም ጥሩ ነው አስፈላጊ ነው ስለዚህ ቅጽል ስም እስካሁን የለኝም።

ምን ያህል ጊዜ መጽሐፍ ታነባለህ? መጽሐፍ እንግዲህ ባለኝ አቅም በማውቀው ልክ ለመስራት ሞክር ለማ ለማንበብ እሞክራለሁ። መጽሐፍ ብዙ ጊዜ የማንበብ ልምዱ በሀገራችንም ባይኖር። ያ በተወሰነ በተለይ አሁን ባለው ሁኔታ በሶፍትዌር በስልክ እንዲሁም በኮምፒውተሮች በብዛት ነው መጽሐፍ እየተነበበ ያለው። እንግዲህ ባገኘሁት አጋጣሚ አንዳንድ መጽሐፎችን ለማንበብ እሞክራለሁ። በስልኬ ብዙ በፒዲኤፍ እና በተለያየ ሶፍትዌር ለማንበብ እሞክራለሁ

ከደንበኞችህ ጋር ትሰራለህ? አዎ ከደንበኞቼ ጋር እንግዲህ ያው የመስራቱ ነገር አለ ከደንበኛ ጋር ብዙውን የገበያ ትስስር የገበያን ተጽኖ ለመፍጠር ገበያን ትስስር ለማጠናከር ከደንበኞቼ ጋር የምሰራበት አጋጣሚ አለ ምክንያቱም ከደንበኛ ጋር የሚል ትስስር ፈጥሬ የማልሰራ ከሆነ የገበያ እድገት የገበያ ጥናት ብዙ ሊያድግ ስለማይችል ከደንበኞች ጋር እሰራለሁ ስለዚህ አሁንም ሳይሆን ወደፊትም በደንብ እቀጥላለሁ

የጫማህ ቁጥር ስንት ነው? እንግዲህ የጫማ ቁጥር አርባ አንድ እና አርባ ሁለት ነው። በቁጥር የማደርገው እንግዲህ ይሄ ብዙም በእጄ ጫማ ብዙ አይነት ሞደ ሰፊም ሞደ ጠባብም የሚባል አለ። እንግዲህ እንደ ጫማ የስኒከር ጫማዎች እንግዲህ ብዙ ጊዜ እስከ አርባ ሁለት ቁጥር አርባ አንድ አርባ ሁለት ቁጥር። የማደርግ ምሽም ልብስ ሲሆን እንግዲህ ሌላ የተለያዩ አይነት ጫማዎች አሉ። በነጠላ አርባ ቁጥር እንደውም አንዳንዴ ከፍ የሚልበት ጊዜ ይኖራል

ዛሬ የመጀመሪያ ምግብህ ምን ነበረ? ዛሬ እንግዲህ የመጀመሪያ ምግቤ ያው እንግዲህ ቤት ያፈራውን ቁርስ ላይ እንግዲህ እንደ ሀገራችን እንጀራ በድንች ወጥ የበላሁበት ነው እንግዲህ በጧዋት ያለው። ከዛ ያው እንግዲህ ከዛም ቀጥሎ ያው ሻይ በደቦ እንደ አጋጣሚ ሆኖ። የበላሁት የበላሁት ነገር ነው ያለው ዛሬ እንግዲህ የመጀመሪያ ምግቤ እሱ ነው።

የፀሀይ ስትጠልቅ መመልከት የፀሀይ ስትጠልቅ መመልከት ትወዳለህ? አዎ እንግዲህ ፀሀይ ስትጠልቅ መመልከት ያስደስተኛል። ምክንያቱም እንግዲህ የተለየ ድባብ የተለየ የተለየ የብርሃን እነንተን ፍልቅት ወይም የብርሃን ጨረራ አላት። እንግዲህ ተለየ ከለር ደስ የሚል ውበት የምታመጣበት ስለሆነ የዛ ጊዜ መመልከት ብዙ ነገር። እንዲሁም ብርሃኑ አድርጎ ወደ ጨለማው እየተተካ ስለሆነ በጣም ደስ ይምል እይታ አላት ነፀብራቋ

የስራ ምኞትክ ምንድን ናቸው? የስራ ምኞቴ እንግዲህ ብዙ አይነት የስራ ምኞት አለ። እንግዲህ በብዙ አይነት ስራ ምኞቶችን የማሳካት የማስተካከል ነገር የስራ ምኞቶቼ ወደፊት በአርቲፊሻል እንተለጀንስ ላይ በጣም ክህሎት እንዲኖረኝ እንዲሁ ሪሞት ጆፕ ላይ የተለያዩ ሳይቶች ላይ እንደዚህ በደንብ ክህሎቴን አሳድጌ መስራትና ብዙ ሚሊየን ደላራችን ሜክ ማድረግ እፈልጋለሁ። የስራ ምኞቴ ይሄ ነው።

ስትታመም ከስራ ትቆያለህ? እንግዲህ ስታመም ከስራ ትቀራለህ ስታመም እንግዲህ በጣም ህመሙ ከበድ ያለ ትልቅ ኬዝ ከሆነ እንግዲህ ከስራ ሊቀር እችላለሁ ነገር ግን በአነስተኛ ህመም ከሆነ ከስራ የሚያግደኝ ካልሆነ በስተቀር ከስራ ልቆም ልቀር አልችልም ምክንያቱም እንግዲህ የግል ስራ ደግሞ ማንም ሊሰራልኝ ስለማይችል ራሴ ግድ ተገኝቼ መስራት ስላለብኝ አነስተኛ ህመም ከሆነ አልቀርም እሰራለሁ።

መንዳት ትችላለህ? አዎ እንግዲህ መንዳት እችላለሁ። መንዳት እንግዲህ መኪናን ሊሆን ይችላል ሳይክል የተለያየ ነገር መንዳት እችላለሁ። እንግዲህ ያው ብዙም በጣም ትሬኒንግ ባላደርግም መንዳት እችላለሁ። በተለያየ በትምህርትም አጋጣሚ በተለያየ አጋጣሚ መንዳት እችላለሁ። ስለዚህ የመንዳት ችለታው በመጠኑም ቢሆን አለኝ ስለዚህ እነዳለሁ ማለት ነው።